አዎ ማሰላሰል አደርጋለሁ አብዛኛው ጊዜ ማሰላሰል አይሞራችንን በጣም ሰፋ እንዲልና አረቀን እንድናስብ ያደርገናል ምክንያቱም ማሰላሰል የማናደር ከሆነ የተለያዩ ነገር ይበላሽብናል አስተካክለን ለመሄድ ግዴታ ምን ማድረግ አለብን ማለት ነው። ማሰላሰል ይጠበቅብናል አብዛኛው ህዝብ በሚባል ደረጃ ካላሰባሰ ማሰላሰል ካልቻለ ወደ እንስሳዊ ባህሪ የመቀየር ሁኔታ ራሱን ሊያጋጥመው ይችላል እኔ እንደውም አብዛኛው ጊዜ ጠዋት ጠዋት ከአስር ሰዓት እስከ አስራ አንድ ሰዓት ያለው ማሰላሰልን አደርጋለሁ። ማሰላሰልን ሳደርግ ደግሞ ጭንቀት የሌለው በጣም ዘና ብዬ ለቀጣይ ህይወቴም ሊያስተካክልልኝ የሚችል ነገር ነው። የማሰላስለው እንጂ የመጣልኝ ሀሳብ በሙሉ ማሰላሰል አላደርግም ስለዚህ ማሰላሰል ማድረግ አንደኛው የተለያየ ጥቅሞች አሉት እንዳንጨነቅ ያደርገናል ጊዜያችንም የተለያየ ነገር ለማከናወን ሊያግዘን ይችላል።

መጀመሪያ ቤት ማጽዳት በጣም ብዙ ጥቅሞች አሉት ለምሳሌ ያህል የተለያዩት ትንኞችን ወደ ቤት እንዳይገቡ ያግዛል። ሌላ ደግሞ ቤታችን በጣም ንጹህ ከሆነ ማራኪ ይሆናል ለአይናችንም በጣም ጥሩ ነው። ሰዎችም ራሱ ሲገቡ ጥሩ ጠረን እና እንደ አይን ቁን ያደርጋል። ስለዚህ ቤቴ በሳምንት ወይም ምን ያህል ጊዜ ታጸዳለህ ካላችሁኝ? በሳምንት ሁለት ጊዜ ወይም ከዛ በላይ ላጸዳ እችላለሁ። አንዳንዴ ደግሞ ጥዋትና ማታም ማጸዳው ሁኔታዎች አሉ። ስለዚህ ቤቴን ማጸዳው እኔ ጥዋትና ማታ ነው

አዎ መዘመር እወዳለሁ። መዘመር ማለት የተለያየ አይነት ዝማሬ አለ ለምሳሌ መንፈሳዊ ዝማሬ ሊሆን ይችላል ወይም ዘፈን ሊሆን ይችላል ብቻ ግን መዘመር ግን እችላለው። መዘመር ደግሞ የሚጫወተው ራሴ ባወጣኋቸው መዝሙሮች ነው። እና መዘመር ደግሞ አእምሮን በጣም ያድሳል ከተለያየ ጭንቅ ያገላግላል፣ እንዲሁም በጣም በህይወታችን ላይ በዚህ አለም እስካለን ድረስ ደስተኛ ሆነን እንድናልፍ ያደርገናል። ስለዚህ መዘመር እኔ በጣም ነው የምወደው።

አዎ የዝናብ ውሃ እሰበስባለሁ። የዝናብ ውሃ አብዛኛው የዝናብ ውሃ የሚገኘው በክረምት ወይም በበጋ ሊሆን ይችላል በጋ ስንልም ወደ ግንቦት መጨረሻና ሰኔ መጀመሪያ ጀምሮ እስከ መስከረም አስራ አምስት እስከ አስራ ሰባት ቀን ያለው ዝናብ በኢትዮጵያ ይጥላል ወይም ይዘንባል ስለዚህ በዚህ ጊዜ እኔ የማደርገው ምንድነው ዝናብን በመሰብሰብ ነው ዝናብ ይሄ የተሰበሰበው ዝናብ ደግሞ ለተለያየው ጥቅሞችን አውለዋለሁ ለምሳሌ ቤት ለማጽዳት፣ ልብስ ለማጠብ እና የተለያዩ ቀለል ያሉ አትክልቶችን ለነሱ ለማጣጣት ያግዘኛል።

እኔ በትርፍ ጊዜ የማሳልፈው አብዛኛው ጊዜ ቤቴ ነው ቤቴ ላይ ሆኜ ነው የማሳልፈው ይሄ ደግሞ አባትና እናቶቼ ጋር እየተጫወትኩኝ ከእህቶቼ ጋር እየተጫወትኩኝ አሳልፈዋለሁ። እና አብዛኛው ጊዜ የማሳልፈውን እኔ ቤቴ ነው። ስራ ከሌለኝ ማለት ነው የእረፍት ጊዜ ስንል እኮ ከስራ ነፃ የሆነ እንዲሁም ከየቤት ስራ ነፃ የሆነ ማለት ነው። ስለዚህ እኔ አብዛኛው ጊዜ የእረፍት ጊዜ የማሳልፈው ቤቴ ላይ ነው።

አዎ የተበላሸ ነገር ማስተካከል እችላለሁ። ብዙ ነገር ሊበላሽ ይችላል ካላስተነካከልነው ግን ወደ ከፋ ነገር ሊለወጥ ይችላል። ስለዚህ ነገሮችን በአግባቡ ወይም በሰአቱ ማስተካከል። የአንድ የጥንቁቅ ሰው መገለጫ ነው። ስለዚህ የተበላሸ ነገር ማስተካከል እችላለሁ

ያው ከጎረቤቶቸ ጋር ጥሩ ግንኙነት አለኝ። የተለያዩ ነገር እንጠራራለን። ለምሳሌ ዝክር ሊሆን ይችላል። መንፈሳዊ ነገሮች ለምሳሌ በጥምቀት ሊሆን፣ በልደት ሊሆን ይችላል፣ እንጠራራለን፣ ቡና አብረን እንጠጣለን። አብረን ወክ እንወጣለን፣ ወደ መዝናኛዎች እና ወደ መናፈሻዎች አብረን እንሄዳለን። ወደ ሙዚየም አብረን እንሄዳለን። ስለዚህ ይሄ ደግሞ ከጎረቤቶቼ ጋር ያለው ጥሩ ግንኙነት ከሚገልጹ ባህሪያት እነዚህ ናቸው። ስለዚህ ጎረቤቶቸ በጣም ሰላማውያን ሰዎች ናቸው። ከእነሱ ጋር በጣም ጥሩ ግንኙነት አለኝ። በዚህም በጣም ደስተኛ ነኝ

እኔ በጣም ብዙ የቤቴ እቃዎች እጠቀማለሁ። እነዚህ ደግሞ ለተለያዩ ነገሮች ያገለግሉኛል። ለምሳሌ ሳህን ካልኩኝ ሳህን ለመብላት ያገለግላል። ኮምፒውተር አለኝ ኮምፒውተር ደግሞ ለጽሁፍ ነገሮች እና የተለያዩ የመስመር ጊዜዎች ሊሆን ይችላል። የመስመር የሆነ ነገር ያገለግለኛል። እና የቤት እቃዎችን በብዛት ነው የምጠቀመው። እና ይሄ ደግሞ መጠቀም በጣም ጥሩ ነው። ለኛ

በአንድ ጊዜ በጣም ብዙ ስራዎች ላስተናግድ እችላለሁ እንደየስራው መጠን ሊለያይ ይችላል። ምክንያቱም ስራው የያዝኩት የመጀመሪያው በጣም ከባድ ከሆነ ሁለተኛ ስራ ለመያዝ ይከብዳል። ግን አልፎ አልፎ ግን ቀለል ያለ ስራ ከሆነ ብዙ ስራ ለመስራት ቀለል ያለ ነው። ስለዚህ ይይዛለሁ እና ይሄ ብዙ የሚያሳስብ ጉዳይ አይደለም። እና ልላችሁ የፈለኩት እኔ ምን መሰላችሁ በአንድ ጊዜ ብዙ ነገር ወይም ብዙ ስራዎችን ማስተናገድ እችልበታለሁ

ልብስ በእጅ ማጠብ በጣም ደስ የሚል ነገር ነው እና ልብሶቼ እኔ ሁል ጊዜ በእጄ ነው የማጥበው እና ንጽህናቸው ደግሞ በጣም የጠበቁ ናቸው ንጽህናቸውን መጠበቅ ከተለያዩ ነገር በሽታዎች እና ተሃዋሲያን ይጠብቀናል። ስለዚህ ልብስ በእጅ ስናጥብ አንደኛው ሰውነታችን ይንቀሳቀሳል፣ ሁለተኛው ደግሞ ከየማሽን ነገሮች ራሱ በእጅ የታጠበ በጣም ጥራት ያለውና የአገልግሎቱ ጊዜውም በጣም ረዘም ያለ ሊሆን ይችላል።

አዎ የስራ ምግባር አከብራለሁ። ስራ የስራ ምግባር ማክበር ደግሞ ለስራው ያለን ክብር እና ስራውን በጣም በእጥፍ እጥፍ እንዲጨምር ያደርገዋል ስለዚህ የስራ ምግባር ማክበር። ለህይወታችን እና ለመሰረታዊ ነገሮች እንዲሁም ለደንበኞቻችን ሊሆን ይችላል ለአለቆቻችን ሊሆን ይችላል። የስራም ጋር ካላከበርን ሊጠሉልንና ሊያስወጡን ይችላሉ። ስለዚህ አብዛኛው ጊዜ የስራ ምግባርን አከብራለሁ እና በዚህም ደስተኛ ነኝ። ቀጣይም አከብራለሁ

በጣም ፎቶ ማንሳት እወዳለሁ። አልፎ አልፎ አንዳንዴ እንኳን የሚደብረኝ ጊዜ አለ እና ይሄ ደግሞ ከአእምሮ ጭንቀት የተነሳ ሊሆን ይችላል። ግን ፎቶ ማንሳት በጣም ነው የምወደው። የተለያዩ እንዲያውም ማታ ማታ ወደ መዝናኛዎት እየሄድኩኝ ፎቶ ለሌላ ሰዎችን አነሳለሁ እህቶችን አነሳለሁ እና ፎቶ ማንሳት በጣም እምችላለሁ። በጣም እምወዳለሁ ምክንያቱም በፎቶ ማንሳት በጣም ብዙ ገንዘብ ልንሰበስብ እንችላለን ለምሳሌ አንድ ፎቶ ሃያ ብር ካነሳን አንድ ሞቶ ሲናደርግ ደግሞ በጣም ገንዘቡ ይሰበሰባል። በዚህ ምክንያት ፎቶ ስናነሳ ጥራቱ የጠበቀ መሆን አለበት ጥራቱን ካልጠበቀ ደንበኞቻችን ሊሸሹብን ይችላሉ። እና የካሜራው ጥራትም በጣም ወሳኝ ስለሆነ ጥራት ያለው ካሜራ መግዛት ደስ ይላል ትንሽ ብር ጨምረን ማለት ነው። እርግጥ ውድ ነው ግን ውድ ቢሆንም ጥራት ያለው ፎቶ ለማንሳት ውድ እቃ መግዛት ወሳኝ ነው። ስለዚህ እኔ ፎቶ ማንሳት እወዳለሁ ቤተሰቦቼ ራሱ እኔ ነኝ ፎቶ የማነሳቸው